እሺ አሁን ደግሞ ከደንበኞች ጋር ትሰራለህ? ለሚለው ጥያቄ እንግዲህ አዎ ከደንበኞቼ ጋራ እሰራለሁ። ብዙ ጊዜ ከደንበኞቼ ጋራ በመስራት የማምን ሰው ነኝ። እኔ ምክንያቱም ከደንበኛ ጋራ የማንሰራ ከሆነ እንግዲህ ምኑን ሰራን ይባላል። ምክንያቱም ደንበኛ ስንይዝ በጋራ መስራት ግዴታ ነው። ደንበኞቻችን ምን ይፈልጋሉ? ደንበኞቻችን ፍላጎታቸው ምንድነው? ምንድነው የሚፈልጉት የሚለውን ነገር ለመለየት ሁሌም ከደንበኞቸ ጋር ለመስራት እድል ማለት ነው። ስለዚህ እኔ ከደንበኞቸ ጋር እሰራለሁ። ከደንበኞቸ ጋር እየተመካከርኩኝ ነው ስለ እያንዳንዱ ነው ምሳሌ ወይ ደግሞ ውሳኔ የምናስተላልፍ ማለት ነው። እንደዛ እየሰራን ነው እስከዛሬ ድረስ ነው። ለድርጅታችንም እድገት ወይንም ለራሴም በራሴም ህይወት ላይ ለውጥ ያመጣሁት እንደዛ ከእነሱ ጋር በመስራት ነው። ምክንያቱም ከደንበኛ ጋራ ስንሰራ ወይ ደግሞ ከደንበኞቻችን ጋራ ስንሰራ እነሱ በሚሰጡን አስተያየት። መሟላት ያለበትን ነገር ያሟላን እንደዚሁ ደግሞ ማስተካከል ያለባቸውን ነገሮችን እያስተካከልን ስለምንሄድ ይሄ ደግሞ ለወደፊት ስራው በጣም እንዲጧጣፍና በጣም በአሪፍ ሁኔታ እንዲሄድልን ስለሚያደርግ ያንን ነገር ማድረግ አምናለሁ ማለት ነው። ሁሌ ደንበኛ ደንበኛ ቅድሚያ መስጠት ከደንበኛ ጋራ መስራት የሚታመን ሰው ነኝ። እና ሁሌም ከደንበኛ ጋራ ነው የምንሰራው ከደንበኛ ጋር እየሰራን ከደንበኛ ጋር እየወጣን እየገባን ማድረግ ያለብን ነገር እያደረግን ነው። እዚህ ደረጃ ላይ መድረስ ካልነው ስለዚህ ከደንበኛ ጋር መስራት ጥሩ ወይ ደግሞ አሪፍ የሚባለውን ጥቅም አለው። እና በመጓዛችን ወይ ደግሞ ያንን ነገር በማድረጋችን እንግዲህ እዚህ ደረጃ ላይ መድረስ ይችለናል። ማነው? እዚህ ሁላችንም እንደምናውቀው ሁላችንም እንደምናስታውሰው ከደንበኛ ጋር መስራት አንደኛ ያው የምናቀርበው አገልግሎት ተቀባይነት እንዲያገኝ ያደርጋል። ተቀባይነት ካገኘ በኋላ ደግሞ እንግዲህ በጣም ውጤታማ እንድንሆን ያደርገናል ማለት ነው። ስለዚህ ሁሌም ማድረግ አለብን ብዬ የማስበው ነገር ቢኖር ከደንበኛ ጋር መስራት ወይ ደግሞ ከደንበኛ ጋራ መንቀሳቀስ ወይ ደግሞ ደንበኛ እንደሚሰራው አይነት ስራ እንደሚፈልገው አይነት ነገር ለማማለት እና በዛ ሁኔታ ውስጥ ሆኖ እየሰሩ ለማደግ ይሄ በጣም ወሳኝነት ያለው ነገር ነው። እና ከደንበኛ ጋር እንደመስራት ጥሩ ነገር አለ ብዬ አላምንም። እኔ ስለዚህ ሁሌም ከለንበኞቼ ጋራ እየተመካከርኩኝ ከእነሱ ሀሳብ እየተቀበልኩኝ እነዚህ ማስተካከል ያለብኝን ነገር አስተካክላለሁ። ማንም ስለዚህ ደንበኞች ሁሌም ማድረግ አለብኝ ብሎ አለብኝ ብሎ ስለሚነግሩኝ ነገር አሁን ላይ ከእነሱ ጋራ የተመካከርኩኝ ጋራ እነሱ ጋራ እየተነጋገርኩኝ ማድረግ ያለብኝን ነገር አደርጋለሁ። ወይ ማለት ነው ይሄ ደግሞ አላስፈላጊ የሆኑ ስህተቶች እንዳይፈጸሙ ማድረግ ላይ በማድረግ ላይ በጣም አጎል ወይም ደግሞ ጎላ ያለ ሚናም ይጫወታል ማለት ነው። ስለዚህ ሁሌም ከእነሱ ጋራ መካከል ከእነሱ ጋራ መነጋገር ከእነሱ ጋራ ማድረግ ያለብን ነገር ላይ መነጋገራችን ጥቅሙ ላቅ ያለ ነው ማለት ነው። ስለዚህ እኔም ያንን በማስተዋል ነው ማለት ነው። ሁሌም ከደንበኞቼ ጋራ የምነጋገረው ከደንበኛ ጋር መነጋገር ከደንበኛ ጋር ተነጋግሮ ነገሮችን መፍታት ደግሞ ጥቅሙ ጥሩ ነው። ስለዚህ እኔ ከደንበኛ ጋር እሰራለሁ ለራሴ ጥቅም ብቻ ሳይሆን ለነሱም ጥቅም ሲባል ከደንበኞቼ ጋራ እሰራለሁ አንድ ላይ ስንሰራ አሁን ሁላችንም ውጤታማ የምንሆን ያንን ነገር ታሳቤ በማድረግ ሁሌም ከደንበኛ ጋራ አሰራለሁኝ ማለት ነው። ስለዚህ ከደንበኛ ጋር መስራት ጥቅሙ ብዙ ነው። እኔ እንዳልኩት ብቻ ሳይሆን ብዙ ብዙ አይነት ጥቅሞች ይኖሩታል። ስለዚህ ያንን ማድረግ ወይ ደግሞ አንድ ላይ በመስራት የምንፈልገውን ወይ ደግሞ መድረስ የምንፈልገውን አይነት ቦታ ወይ ደግሞ መድረስ የምንፈልገው አይነት ደረጃ መድረስ ይቻላል ማለት ነው። ስለዚህ ከደንበኛ ጋራ ሁሌም መስራት ለደንበኛ ቅድሚያ መስጠት ለደንበኛ አስተያየት ቶሎ መልስ መስጠት እና እነሱ በሚሉት መልኩ መጓዝ ጥሩና አስፈላጊ ነገር ነው። ብዬ ነው የማምነው። እና እንግዲህ ውይይታችንን ለማጠቃለል ለማጠቃለል ያክል ከደንበኞች ጋር ትሰራለህ? ለሚሉት ጥያቄ አዎ ቀደም እኛ ጋር እሰራለሁ እየተመካከርን አንድ ላይ ሆነን ነው የምንሰራው ማለት ነው። አመሰግናለሁ።

እሺ እሺ አሁን ደግሞ ወተት ትጠጣለህ ለሚለው ጥያቄ እንግዲህ አዎ እኔ ወተት እጠጣለው ወተት በጣም መጠጣት እወዳለሁኝ። እንደውም ምንድነው የሚባለው አንዳንዴ። ሰው እንደዚህ ወተት መጠጣት ሲወድ። አንተ ድመት ነህ ነው የሚባለው ብዙ ጊዜ ምክንያቱም እንግዲህ ድመት ነች በብዛት ወተት በመጠጣት የምትታወቀው ማለት። በብዛት እንግዲህ ቤት ውስጥ ያው ገጠር ያደጉ ልጆች ያውቁታል። እና ለድመት ወተት በጣም ይሰጣል። ስለዚህ ጥቅሙን የማያውቁ ሰዎች እንደዛ ይላሉ። ግን በጣም በጣም ብዙ ጥቅም አለው። ሰውነትን ከሚገነቡ አይነት ምግቦች ተርታ የሚመደብ ስለሆነ ወተት መጠጣት በጣም የሚመከር ነው። እንደዛው ደግሞ አጥንታችን እንዲጠነክር ማድረግ ላይም ያው ብዙ ካልሽየም ስላለው ይመከራል ማለት ነው። ምክንያቱም አሁን ወተት ወተት እየጠጡ ያደጉና ሳይጠጡ ያደጉ ልጆችን። ብናነጻጽር በሰውነት ወይም በአካል ጥንካሬ ያኖቹ ወተት እየጠጡ ያደጉ ልጆች በጣም ይበልጣሉ ማለት ነው። ስለዚህ በአጠቃላይ ያንን ማድረጋችን ወይ ደሞ ሁሌም ወተት እየጠጣን ወይ ደግሞ ወተት መጠጣታችን ጥቅም አለው ማለት ነው። ስለዚህ ሰውነታችን እንዲጠነክር እንደዛውም ደግሞ ሰውነታችን ጥንካሬ እንዲኖረው። እንዲሁም ደግሞ በጣም ራሳችንን ለምሳሌ ከበሽታ ለመከላከል ወይ ደግሞ በበሽታ የመያዝ እድላችንን ለማጥበብ ወይ ደግሞ ለመቀነስ በጣም ወተት መጠጣት ግዴታ ነው ማለት ነው። ስለዚህ እንደዛ ወተት እየጠጣን ወይ ደግሞ ወተት ጠጥተን ያን ያክል ራሳችንን መጥቀም አንችላለን ማለት ነው። ስለዚህ እኔ ሁሌም ያንን ለሰውም እመክራለሁኝ ለራሴም በጣም የምጠቀመው አይነት ነገር ነው ማለት ነው። ስለዚህ ወተት መጠጣት እንግዲህ ጥያቄ ውስጥ መግባት ያለበት ነገር አይመስለኝም። በትንሹ ሰው በሳምንት ሁለቴ ቢጠጣ እመክራለሁኝ። ግን ደግሞ እንደዚህ ማግኘት የሚችል ከሆነ ሁሌም ማግኘት የሚችል ከሆነ ደግሞ በየቀኑ ቢጠጣና በየቀኑ ያንን ነገር እያደረገ ብዙ አሪፍ ነው። ብዬ ነው የማስበው። ስለዚህ ወተት መጠጣት እንግዲህ ብዙ እኔ ካልኩት በላይም ብዙ ጥቅም ስላለው ያንን ጥቅም ግንዛቤ ውስጥ በማስገባት ሁሉም ሰው እንግዲህ ቢጠጣና ቢጠቀመው እላለሁኝ። እንደዛ ማድረጋችን ደግሞ በጣም አስፈላጊና በጣም ጥሩ ነገር ነው። ስለዚህ ወተት መጠጣት ቀላል ነገር አይደለም በእርግጥ አሁን በጣም ተወዷል አይደለም እሱን ገዝቶ መጠቀም ሊከብድ ይችላል። በርግጥ ግን ቢከብድም ሁሉም ሰው ያንን ታሳቢ በማድረግ ሁሌም ወተት እየጠጣ ሁሌም ወተት ጠጥቶ ራሱን መገንባት አለበት ብዬ ነው የማስበው። እና እንደዚህ የምናደርግ ከሆነ ይሄ ወተጥ ተጠቃሚ ነው የምንሆነው። ሁሌም ወተት መጠጣት ቀላል አይደለም። በርግጥ ግን ያው እንዳልኩት ቀላል አይደለም ስል በ ከወጭ አንፃር ነው በጣም ውድ ስለሆነ በየቀኑ ሰባ ሰማንያ ብር እያወጡ መጠጣት ሊከብዳችሁ ይችላል። ግን በሳምንት አንድ ወይ ደግሞ ሁለቴ ብናደርግ ጥሩ ነው ብዬ ነው የማስበው። ለጤናችንም ጥሩ ነው። እንደዛም ደግሞ ሰውነታችንን በጣም ስለሚገነባና ስለሚያጠነክር የሚመከርና እንደዛም ደግሞ ሁሌም እንድንጠቀም የሚፈለግ አይነት ምግብ ነው። ብዬ ነው የማስበው። እና ወተት እንግዲህ እንዳልኩት ቅቤ አለው እንደዛውም ደግሞ እርጎ አለው አይብ አለው ሁሉንም ነገር አንድ ላይ ሰብስቦ የያዘ ስለሆነ ከእያንዳንዱ ምግብ የምናገኛቸውን ጥቅሞች ከአይብ ከእርጎ እንደዛም ከቅቤ የምናገኛቸውን ጥቅሞች አንድ ላይ ወተት ወተት በመጠጣታችን ብቻ ማግኘት እንችላለን ማለት ነው። ይሄ ደግሞ በጣም አሪፍ ነገር ነው። ስለዚህ የሱን እድል ተጠቅመን ያንን ማድረግ ግድ ይላል ማለት ነው። ስለዚህ እንደ እኔ እንደ እኔ ወተት ሁሌም ያው ባይሆንም መጠጣት ጥሩ ነው። እንዳልኩት እንግዲህ ሰውነታችን እንዲጠነከር ሀይል አቅም እንዲኖረን እንደዛውም ደግሞ ከበሽታውም ካን ራሳችንን እንድንከላከል ወይ ደግሞ ሰውነታችን የሰውነታችን የበሽታን የመከላከል ወይ ደግሞ የ በሽታን እንድንቋቋም እንዲያደርግ ስለሚያደርግ ስለዚህ ያንን ነገር ታሳቢ ማድረግ ወተት መጠጣት ጥሩ ነው ብዬ አስባለሁኝ። እንደዛም ደግሞ ብዙ ንጥረ ነገሮችን በውስጡ የያዘ ስለሆነ ለጤና ብቻ ሳይሆን እንደተለያዩ አይነት ነገሮች አስፈላጊ ነው። እንደዚህ አሁን አይምሯችን የአእምሮ ጥንካሬ እንደዛም ደግሞ ትኩረት የማድረግ አቅማችንን እንዲጨምር እንደዛም ደግሞ በጣም በምናደርገው በምናስበው ነገር ሁሉ ጥርት ባለ መልኩ ወይ ደግሞ ደስ በሚል መልኩ ማሰብ ማሰላሰል እንድንችል ስለሚያግዝ ስለሚያግዘን። ወተት መጠጣት ጥሩ ነው ማለት ነው። ስለዚህ በአጠቃላይ እኔ ወተት በጣም እጠጣለሁ መጠጣትም በጣም እወዳለሁ ማለት ነው። ሁሌም እንዲህ ካፍቴርያ በሄድኩኝ ቁጥር የማዘው ነገር ቢኖር ወተት ነው ማለት ነው። ስለዚህ ጥቅሙን ስለማውቅ ብዙ ጊዜ እጠጣለሁኝ አዎ ይሄ ነው ማለት ነው። መልሴ በጣም አመሰግናለሁኝ። ደህና ቆዩልኝ

እሺ አሁን ደግሞ የምትወደው ስፖርት ምንድነው? ለሚለው ጥያቄ እንግዲህ እኔ የምወደው ስፖርት ያ የኳስ ጫዋታ ነው። ወይ ደግሞ እግር ኳስን በጣም እወዳለሁ ወይ ደግሞ በጣም እመርጣለሁኝ ማለት ነው። እንግዲህ እግር ኳስ በጣም የሚያስናናኝ የሚያዝናናኝ እንደዛም ደግሞ በጣም ብዙ ፈን የማደርግበት አይነት የስፖርታዊ እንቅስቃሴዎች ነው። በራሴም መጫወት እወዳለሁኝ እንደዛም ደግሞ እንደዚህ ለመዝናናትም ደግሞ የማየበት አጋጣሚዎች ይበዛሉ ማለት ነው። ምክንያቱም ያው የእግር ኳስ እንግዲህ ሁላችንም እንደምናውቀው ውድድር ቢሆንም ያው ውድድር ሆኖም ግን ያንን ውድድር ሰዎች ሲያሸነፉ ያው የምንሰጠውን ወይ ደግሞ ሽልማቱ ላቅ ያለ ነው ማለት ነው። ምክንያቱም እንግዲህ የእግር ኳስ በብዛት የምታወቀው ያው ሰዎች በቡድን አንድ ላይ ሆኖ አስራ አንድ አስራ አንድ ሆኖ ሃያ ሁለት ሰው አንድ ላይ ሜዳ ገብቶ የሚጫወት ነው። እንግዲህ በዛ ሁለቱም ቡድን መካከል የሚደረገው ፉክክር እኛ ደግሞ አንዳንዴ ስሜታዊ ያደርግናል ወይ ደግሞ እየተጫወተ እንዳለ ሰው እንድናስብና እዚህ መልሶችን ልንሰጥ እነዚህ ሀሳቦችን ልንሰጥ እነዚህ አንዳንዴ ብዙ ነገሮች ውስጥ የምንገባበት ሁኔታዎች ይኖራሉ። እና ሁሉም ሰው የየራሱ የሆነ የሚደግፈው ክለብ አለው። ከዛ ክለቡ ሲያሸንፍ እንደዛ ክለቡ ሲያሸንፍ እንግዲህ እሱም ምንድነው ደስታ ይሰማዋል እንደዛም ደግሞ ክለቡ ሲሸነፍ ደግሞ ልቡ የሚሰበሪበት አይነት ሲቹዌሽን ይኖራል ማለት ነው። ስለዚህ እንደኔ እንደኔ ያው ስሜታዊ ከመሆን አንፃር ጥሩ አይመስለኝም። እንደዛ ከመሆን ማድረግ አለብን ብዬ የማስበው አይነት ነገር ቢኖር ሁላችንም እንግዲህ ትኩረት ሰተን ወይ ደግሞ ለመዝናናት ብቻ ማየት እና ራሳችንን የማይጎዳን ነገሮችን ወደ ድርጊቶችን መቀነስና መተው ጥሩ ነው። ብዬ ነው የማስበው ስለዚህ እንደዛ ብናደርግና በዛ ብንኖርና ብንመላለስ አሪፍ አሪፍ ነው ብዬ አስባለሁኝ። ምክንያቱም ብዙ ጊዜ እንግዲህ እኛ ያን ያክል ውስጥ ማለት ተሳታፊ አይደለንም ስፖርት ውስጥ የለንም እዚህ እኛ እንደታዳሚ ነን። ቁጭ ብለን ለመዝናናት የምናይ ሰዎች ስለሆንን ያንን በማሰብ ወይ ደግሞ ያንን ታስቢ በማድረግ ሁላችንም እንግዲህ ያው ማድረግ ያለብን ነገር አድርገን እንደዚህ መዝናናት ላይ ከሆነ መዝናናት ላይ ትኩረት ማድረግ አለብን። እንግዲህ ያው እግር ኳስ ያው እኔ ስጫወት የምወድበት ምክንያት አንደኛ የተለያየ አይነት ሰዎች አንድ ላይ መጥተን ለአንድ አላማ የምንጫወት እና ለአንድ አላማ አብረን የምንሰራበት አይነት የስፖርታዊ ስብስብ ስለሆነ በጣም ደስ ይለኛል። እንደዛ በመሆኑ ሌላው ደግሞ እንግዲህ እግር ኳስ ስንጫወት መላ ሰዉነታችን ይንቀሳቀሳል ወይ ደግሞ የራሱን የሆነ ስራ ይሰራል ማለት ነው። ስለዚህ እንደዛ ሲሆን ደግሞ በጣም እንግዲህ በጣም ብዙ ያው ለአካል ብቃት እነደዛም ደግሞ ሰውነታችን እንዲጠነክር እነደዛም ደግሞ ሰውነታችን በጣም አሁን ለምሳሌ አላስፈላጊ የሆኑትን እንደዚህ ውፍረት ሊኖር ይችላል ውፍረቱን ለመቀነስ አላስፈላጊ የሆኑትን ነገሮች ለማስወገድ በጣም አስፈላጊ ነው። ማለት ነው ከ ጠጉራችን እስከ እግር ጥፍራችን ድረስ ሁሉ ነገር ስለሚንቀሳቀስ ያው በጣም ስራውን ይሰራል ማለት ነው። ስለዚህ በጣም ጥሩ ነው። እነዛም ደግሞ እንግዲህ ያው ስፖርት ስንሰራ ወይም ደግሞ ስፖርታዊ እንቅስቃሴዎች ላይ ስንሳተፍ እንደሚታወቀው ሰውነታችን እንግዲህ ራሱን ከበሽታ የመከላከል አቅሙን እያጎለበት ወይ ደግሞ እየጨመረ ይሄዳል ማለት ነው። ስለዚህ ያንን ማድረጋችን በጣም አሪፍ እና በጣም ጥሩ ነው ብዬ ነው የማስበው። እና እንደኔ እንደኔ ማድረጋችን አሪፍ ሀሳብ ነው። ወይ ደግሞ ራሳችንን ለማንከባከብ ጤናማ የሆነ ኑሮን ወይ ደግሞ ህይወትን ለመኖር እንግዲህ ስፖርታዊ እንቅስቃሴዎችን መስራት እና እዛ ውስጥ መሳተፍ ግድ ይላል ወይ ደግሞ ጥሩ ነው ብዬ ነው የማስበው። እንደዛ ስናደርግ አሪፍ ነው። ስለዚህ እንግዲህ የምትወደው ስፖርት ምንድነው? የምለው ለሚለው ጥያቄ በአጠቃላይ የእግር ኳስ በጣም እወዳለሁ። የእግር ኳስ በጣም እኔ የምመቸኝና በጣም የሚያዝናናኝ እንደዛም ደግሞ በጣም ደስ የሚለኝ የስፖርት አይነት ነው። እላለው አመሰግናለሁ

እሺ አሁን ደግሞ በቤት ውስጥ ወይስ? በውጭ መሆን ትመርጣለህ ለየምለው። እንግዲህ ሁኔታው ይወስናል። እኔ ግን አሁን አሁን በቤት ውስጥ መሆንን በጣም እመርጣለሁኝ ምክንያቱም። በቤት ውስጥ ሆኜ ብዙ የምሰራቸው ነገሮች ስላሉ። በብዛት ውጭ መውጣትን አምልመርጥ ማለት ነው። አሁን ባለው ሁኔታ እንግዲህ አንዳንድ ያው ብዙ ስራዎችን የማከናውነው ወይ ደግሞ የሚሰራቸው ቤት ውስጥ በመሆን ስለሆነ። ብዙም ውጪ መውጣት ፍላጎት አይኖረኝም ማለት ነው። አብዛኛውን ሰዓት ቤት ውስጥ በመሆን ወይ ደግሞ ቤት ውስጥ ቁጭ ብዬ ነው ማለት ነው። ስራዬን የሚጨርሰው ወይ ደግሞ ስራዬን የማከናውነው ስለዚህ ውጭ መውጣት ፍላጎት የለኝም። አይኖ ስለዚህ ውጭ ለመውጣት ያልፈለኩበት ዋናው ምክንያት ለስራው ነው። እንጂ ብዙ ጊዜ ስራ ከሌለኝ ደግሞ የምወጣበት አጋጣሚ ኖሯል እና ደግሞ እንዴት ነው? እኔ ቤት ላይ ሆኜ ለምሳሌ የማልወጣበት ምክንያት ስራው እንኩዋን ባይኖረኝም እዚህ እኔ ያለሁበት ቦታ ላይ ለምሳሌ የምታይ ነገር ከሌለ ወይ ደግሞ የሚሄድበት ቦታ ከሌለህ። ለመውጣት ብዙም ፍላጎት አይኖረኝም አይደለም የሚሄድበት ቦታ ካለ ወይ ደግሞ የሚታይንም ቦታ ካለ የግድ ለመውጣት እገደዳለሁ። ግን ከሌለ ምን ለማድረግ ነው የምወጣው? ስለዚህ በዛ ምክንያት ብዙም የመውጣት ፍላጎት አላደረብኝም አለው። በብዛት እዚህ ቤት ቁጭ ብዬ ነው የማሳልፍ የሆነ በጣም ደስተኛ ነኝ። እና ደግሞ ውጪ ላይ ያለው ንፋሱም አየሩም የሚያናክል ደስ የምልም አይደለም። ማታ ላይ ነው ብዙ ሁል ጊዜ የሚመቸው ማታ ደግሞ ለመውጣት ያናክል የሚያዝገድደኝ ነገር የለም። ስለዚህ እዚሁ ቤት በመሆን ነው ብዙ ጊዜ የማሳልፈው ማለት ነው። ይሄ ደግሞ እንግዲህ ተጠቃሚ ሆኛለሁኝ በጣም በብዛት ጠቅሞኛል። ይሄን ነገር ማድረጌ እና ደግሞ ያን ያደረኩበት ዋና ምክንያቱም እኔ ወልጄ ሳይሆን ሁኔታው አስገድዶኝ ነው ማለት ነው። ግን በብዛት ቤት መሆን ትንሽ ነጻነት አለው በጣም ደስ የሚል ነገር አለው። እኔ ያው ከድሮ ጀምረ ብዙም መዞር ስለማይመቸኝ ቤት ውስጥ መሆን ያስደስተኛል ማለት ነው። በብዛት ቤት ውስጥ በመሆን ነው ጊዜን የማሳልፈው ማለት ነው። ስለዚህ ቤት መሆን ወይ ደግሞ ቤት ውስጥ መሆን ብዙም አያስጠላኝም ወይ ደግሞ አይደብረኝም ማለት ነው። ስለዚህ ቤት ውስጥ ሆኜ ቁጭ ብዬ የምሰራቸው ነገሮች ካሉ እሰራለሁኝ። ከሌለም ደግሞ ወይ አነባለሁ ወይ ደግሞ እተኛለሁ ወይ እንደዚህ የሆነ ነገር እያደረኩኝ ነው ጊዜዬን የማሳልፈው ማለት ነው። ስለዚህ በብዛት ቤት ውስጥ መሆን ነው የምመርጠው ማለት ነው። ምክንያቱም እኔ አሁን ለምሳሌ የሚሄድበት ቦታ ከሌለኝ ዝም ብዬ እንደዚህ ወጥቼ መዞር ብዙም አያስደስተኝም። ያደክመኛል እና ደግሞ ያለሁበት ቦታ ትንሽ ሙቀትህን ስላለው። በዚህ ሙቀት መዞር በዚህ ሙቀት ከአንድ ቦታ ወይ ለሌላ ቦታ መሄድ ያን ያክል ደስ የምል አይደለም ማለት ነው። ስለዚህ በዚህ ምክንያት በብዛት እዚሁ ቤቴ ቁጭ ብዬ ነው። ብዙ ጊዜን የማሳልፍ ወይ ደግሞ ብዙ ጊዜን የምኖረው ማነው ስለዚህ ይሄ በጣም ደስ የሚልና በጣም ያው አሪፍ የሚባል አይነት ቦታ። ነው ብዬ የምመርጠው ቤት ውስጥ ቤት ነው ስለዚህ እኔ ሁሌ ከቤት አልወጣም። ቢወጣም የሆነ የሚሄድበት ሲኖር ነው እንጂ ዝም ብዬ እንዲሁ ለመዞር ወይ ደግሞ እንዲሁ ከሆነ ቦታ ወደ ቦታ ለመዞር ምናምን አልወጣም ማለት ነው። ምክንያቱም ያው ያደክመኛል። እነዛው ደግሞ ማታ ላይ መቆየት የምፈልግ ከሆነ በብዛት ቤት ብቆይ ነው። የምሻለኝ ምክንያቱም ከወጣሁኝ እዞራለሁኝ ከሄድኩኝ እየዞርኩኝ ከዛ በኋላ ደግሞ ምንድነው? እንግዲህ ማታ ላይ ለመስራት ያሰብኩትን ነገር መስራት አልችልም ወይ ደግሞ ማከናወን አልችልም ማለት ነው። ለዚህ ለዚህ ሁሌም የማደርገው ነገር ቢኖር እዚህ ቁጭ ብዬ ቤቴ ቁጭ ብዬ እውልና ከዛ ትንሽ እንቅልፍ ካስፈለገኝ እንቅልፍ እተኛለሁኝ ከዛ ደግሞ እንቅልፍም ከተኛሁኝ በኋላ ደግሞ ተነስቼ የምሰራውን ነገር ካለ እቀጥላለሁ ማለት ነው እዚህ ነው። ሁሌም የማሳልፈው እንደዚህ በማድረጌ ደግሞ ሁሌም ደስታኛ ነኝ ማለት ነው። ምክንያቱም ይሄ ያው የለመድኩት ነገር ስለሆነ ከልጅነቴ ጀምሬ ያው ትምህርት ቤት ስንማር አንድ ግቢ ውስጥ ነው የምንኖረው ያው ብዙ ሌላ ቦታ አንሄድም። ትምህርት አሁን ክላስ እንገባለን ከክላስ ተመልሰን ጋዛ ዶርም እንገባለን ከዶርም ካፌን እንሄዳለን። ከዛ እዚሁ እዚሁ ነው የምንዞረው እና ስለዚህ ውጭ ሌላ ቦታ ራቅ ብሎ መሄድ አልተለመደም አለ። ስለዚህ እቤት ውስጥ መሆን እመርጣሉ ማለት ነው። አመሰግናለሁ